ነገሮችን እንኳን በስነስረአት ማስቀመጥ ሰው አይደለሁም። ለምሳሌ አሁን ልብሶቼ ስጥኔ ውስጥ ያሉ ልብሶች ሳይታጠፉ ምን ሳይሉ ተዘርፈው ነው የቀመጡት። እና ነገሮችን በስነ ስርዓት የማስቀምጥ ሰው አይደለሁም። ማስቀመጥም አልወድም ደስ አይለኝም። ከባድ መስሎ ስምትየኝ ነገሮችን በስነስረአት ማስቀመጥ አልወደምም አልችልም

የቴክኖሎጂ ችግር ሲያጋጥመኝ ብዙ ጊዜ አሁን ዋይፋይ ሲበላሽብኝ ወደ ኢትዮ ቴሌኮም በመደወል ዋይፋዩን እንዲያስተካክልሉኝ እንዲተናበሩኝ እጠይቃለሁ። በተትና ሲቀጥል ደግሞ በተቻለኝ መጠን ራሴው እዚሁ ለማስተካከል ሞክራለሁ። እና የቴክኖሎጂ ችግር ሲያጋጥመኝ በተቻለ መጠን እዚሁ ራሴን ለማስተካከል እሞክራለሁ

ስልኬን ምን ያህል ጊዜ ትሞላለህ ለሚሉው ጥያቄ? ያው ብዙ ጊዜ አልሞላም በቀን ሁለቴ ሶስቴ ልሞላ እችላለሁ። እና ያው እንደ እንደ አስፈላጊነቱ ነው የምሞላው እና ስልኬን በቀን ከሁለት ጊዜ በላይ አልሞላም። ለባትሪም ችግር ስለሚያጋጥኝ በቀን ሁለት ጊዜ ነው የምሞላው

ወደ ስራ በሰአቱ እደርስ አለው የሆነ ከአንዳንድ ችግሮች በስተቀር የትራንስፖርት ማጣት። ቤት መብራት ጠፍቶ ቁርስ የመስራት ስትቆይ ምናምን ካልሆነ በስተቀር ምንም አይነት ችግር ካላጋጠመኝ። ወደ ስራ ቦታ በሰአቱ የምደርስ ሰው ነኝ ቀጠሮ አክባሪ ሰው ነኝ እኔ

ቤተሰብ ብዙ ጊዜ ሁላችንም ከስራ ስንመለስ ማታ ከሁለት ሰዓት እስከ አራት ሰዓት ድረስ ነው የምንሰበሰበው። እና ከዛ ውጪ ባለው ሰዓት ሁላችንም ወደየስራ ተሰማርተን ነው የምንውል። ስለዚህ ከማታ ከአራት ከሁለት ሰዓት እስከ አራት ሰዓት ባለው ሰዓት ነው ቤተሰብ የሚሰበሰበው

ወደ ስራ ብዙ ጊዜ የሚሄደው ትራንስፖርት በመጠቀም ነው። ያው ትራንስፖርት በማይኖርበትም ሰዓት በእግሬ ወደ ስራ ቦታ ለመሄድ እገደዳለው። በእግሬ ሄጄ ስራ ቦታ በምደርስበት ሰዓት ያው ስራው ቦታ ረፍዶ ካአለቀዬ ጋር ትንሽ ችግር ይፈጠራል። እና በትራንስፖርት እና በእግሬ ነው የምሄደው

አዎንታዊ አስተያየት ተቀብዬ አላውቅም ማንም ሰውም አዎንታዊ አስተያየት ለኔ ሰጥቶኝ አያውቅም። እና እንዴት እንደሆነ ስለማላውቅ አሁን ተስታይት ተሰጥቶኝ አያውቅም። እኔ እና ብዙ ጊዜ አዎንታዊ አስተያየት የሚሰጡ ሰዎች ስራቸው ላይ ግድፈት ምናምን ያለባቸው ስለሆኑ እኔ ደግሞ እንደዚህ አይነት ሰው አይደለሁም። በጣም ጠንቀቃና ሀሪፍ ሰው ነኝ

የስልኬ ባትሪ እስከ አስራ ሁለት ሰዓት ድረስ ይቆያል መቶ ፐርሰንት አድርጊው እና በጣም ጠንካራ የሚባል ባትሊ አለኝ አስባለሁ። ስልኩም ሀሪፍ ነው አሪፍ ነው። የስልኬ ባትሊ አምስት ሺህ ሚሊየን ፓወር ስለሆነ እስከ አስራ ሁለት ሰዓት እስከ ሃያ ሰዓት ድረስ የምቆይት እድል አለው

ልብሶቼ በስነ ስርዓት የተቀመጡ አይደሉም። ለምን እዋሻለሁ? ምንም አይደሉም ማይ ሳጥኔን ሳጥኔን ብታየው መታ አሁን በጣም ዝብርቅርቅ ያለ ሳጥን ነው። ምንም አንድ ደህና የተቀመጠ የታጠፈ ልብስ የለኝም የተሰቀለ ልብስ የለኝም እና ልብሶቼ በስነ ስርዓት የተቀመጡ አይደሉም መዋሸት ለማያስፈልግ እውነቱን ነው የምናገረው።

የስራ ልብስ ያው ብዙ ጊዜ እለብሳለሁ ያው ፈልጌም ሳይሆን በአለቆቼ ተገድጄ ነው። አዎ የስራ ልብሳችን በጣም ምያስጠላን ያው ያለምንም መርጫ ትለብሳለህ ስራውን ሰርተህ ደሞዝ ለመከፈል ስትል እና የስራ ልብስ እለብሳለሁ። ያው ጋውን አረጋለሁ። ብዙ አይነት ልብሶች አሉ ለብቻዬ የሚሰራ የስራ

የቀን መቁጠሪያ እጠቅማለሁ ብዙ ጊዜ ያው ደሞዝ የሚገባልን በወር አንዴ ስለሆነ ያችን ቀን ለማወቅ የደሞዝ እንትን የ ቀን መቁጠሪያ እጠቀማለሁ። እና ደግሞ የተለያዩ በዓላቶች በሚደርሱበት ሰዓት የቀን መቁጠሪያ በማየት ነው የማውቀውና የቀን መቁጠሪያ አጠቅመዋለሁ

የትንኝ መረብ እጠቀማለሁ ብዙ ጊዜ ትንኞች ባጠገብህ መጥተው ከሰውነት ላይ ደም ወስደው የተለያዩ በሽታዎች ሊያጋልጡብህ ይችላሉ። ለምሳሌ የወባ በሽታ እየተባለ ትልቅ ገደይ እና አስከፊ በሽታ አለ። እንደሱ አይን በሽታ አጠብቆብኝ ከምጎዳ ብዬ የትንኝ መረብ እጠቀማለሁ

ስራየ ያን ያህል አድካሚ የሚባል ስራ አይደለም። አሁን አሰልቺ ነው እንጂ አድካሚ ምባል ስራ አይደለም። ያው የጉልበት ስራ አይደለም የጭንቅላት ስራ ስለምሰራ። ያው ሊያሳለች ይችላል እንጂ የሚያደክም ስራ እንኳን ነው ብዬ እኔ አላስብም። እና ስራየን በጣም እወደዋለሁ ያው ቢያሰለቸኝም ስሬን በጣም ወድጄው ፈልጌው የምሰራው ስራ ነው

አዎ ከስራ ሰዓት ቦኋላ ትሰራለህ? የሚሉ ጥያቄ በጣም ግሩም ነው እናስደናቂ ጥያቄ ነው። እኔም እሰራለሁ አንዳንድ ትርፍ ሰአቶችን እዛው በስራ ቦታ አሳልፋለሁ። እና በጣም ደስ ይላል ፈልጌውም ወድጄውም የማረገው ነገር ነው። እና አለቆቼም ያን አይተው ለኔ የደሞዝ ጭማሪ ፍላጎትም አሳይቶልኛል።

አስተያየት መቀበል እወዳለሁ። ያው አንዳንድ ሰዎች አስተያየት የማስበው ሳይሆን አንቴን ለመግደፍ ለመጣል ከሚሰጡ ሰዎች ውስጥ ቀን ሌላ እኔ በማላቀው ነገር ላይ ይሄ እንደዚህ ነው ይሄ እንደዚህ ነው ተብዬ ሲነገረኝ አስተያየቱን በጥሞናና በደስታ አዳምጬ የሚቀበል ሰው ነኝ እና አስተያየት መቀበል እወዳለሁ።

የጫማ ቁጥርህ ስንት ነው? በጣም አስቂና ሀሪፍ ጥያቄ ነው። ያው እኔ ብዙ ጊዜ የማደርገው ጫማ ከአርባ እስከ አርባ ሁለት ያለ የጫማ ቁጥር ነው የምጠቀመው፤ እና እንደ የጫማ አይነቱ ይለያያል፤ እኔ ግን ብዙ ጊዜ የምጠቀመው ጫማ ቁጥር ከአርባ እስከ አርባ ሁለት ባለው ነው፤ እና የኔ ጫማ ቁጥር ከአርባ እስከ አርባ ሁለት ነው።

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ ለሚል ጥያቄ? እኔ አንዳንድ ስራዎች ተራ በተራ ነው ማስተናገድ የምችለው ምክንያቱም ትኩረት መስጠት አልችልም። ስለዚህ አንድን ስራ ትኩረት ሰጥቼ ከጨረስኩ በኋላ ነው ወደ ቀጣይ ስራ ለማስተናገድ የምሄደው እንጂ በአንዴ ብዙ ስራዎችን ማስተናገድ አቅሙም ፍለጎትም የለኝም

በጣም አሪፍ ጥያቄ የጠየቀኝ ምናይነት ዳቦ ትወዳለህ? እኔ የምወደው የዳቦ አይነት ብዙ ጊዜ የነጭ ዱቄት ነው የስንዴ ዳቦ በጣም እወዳለሁ። ለሰውነትም ተሳሚ ነው የስንዲ ዳቦ በጣም እወዳለሁ

ወተት ትጠጣለህ በጣም አሪፍ ጥያቄ ነው ያው ወተት በጣም የምወደው መጠጥ ነው። ያው ጨጓራም በሽታ ስላለብኝ ኳስ በማየት ጨጓራዬን ልጬ ጨረስኩ ትልቅ ደጋፊ ነኝ። እና ወተት ጭንጓር ይሄን ስለሚያሰልስልኝ ስለሚያረጋገኝ ከበሽታው ትንሽ ተለሚ አድኔ ወተት በጣም ነው የምወደው። እና በጣም ጠጣለሁ

ስለ ፀጉር መከባከብ ትወዳለህ የሚሉት ጥያቄ በጣም አሪፍ ጥያቄ ነው? ወንዱ ልጅ ሆነህ ፀጉርህን ካልተከባከብክ አይሆንም። በተለያዩ ሰዎችም ለመወደድም ሆነ ለመከበር ፍላጎት እንዲኖራቸው አንተ ለማሳደር ፀጉርህን መንከባከብ አለብህ። እና ፀጉሬን በሳምንት አራቴ አምስት እታጠባሉሁ እና ጠጉሬን በጣም በጣም እንክብካቤ ይይዛለሁ። በኮንዲሽናል እና በሻምፖ በጂልም እንክብካቤ እምይዘው

ታሪክ መንገር ያው አሪፍ ጥያቄ ነው ታሪክ መንገር ትወዳለህ? ግን ያው እኔ ብዙ ታሪክ አላውቅም ግን የማውቃቸውን ታሪኮች ለማያውቁ ሰዎች በምናገርበት ሰዓት የደስታ ስሜት ይሰማኛል እና ታሪክ መናገር እወዳለሁ፤ ነገር ግን ያንን ያህል ብዙ ታሪክ አላውቅም ስለዚህ እና ታሪክ መናገር በጣም ነው የምወደው

ሰዎችን በብዙ መንገድ ማስተዋወቅ እንችላለን። ለምሳሌ አሁን ይሄ ሰው ጥሩ ነው ደግ ነው። ለሰው አሳቢ ነው በጣም ተጫዋች ነው በሚል በብዙ አይነት። ማስታወቅ መንገዶች እናስተዋውቁን እንችላለን። አሁን ለምሳሌ ይሄንን ጓደኛ ለሰው ማስታወቅ ፈለኩ ይሄ ልጅ የዋህ ደግ ለሷ አሳቢ ምርጥ ሰው ነበዬ ማስታወቅ እንችላለን

በቤተሰቡ ምን አይነት በዓላት ታከብራላችሁ የሚለው ጥያቄ በጣም አሪፍ እና ደስ የሚል ጥያቄ ነው። አሁን ለምሳሌ ትናንትና በኢትዮጵያ ካላንደር አቆጣጠር። የገና የጌታችን የመዳች ክርስቶስ የልደት በዓል ቀን ነበር። የዛን ጊዜ ቤተሰብ ጋር ተሰብስበን ብዙ አሪፍ ነገሮች አሳልፈናል። እና ጥሩ ነው ብዙ ነገሮችን እናሳልፋለን። ለምሳሌ ጥምቀት ገና ትንሳኤይ

የአትክልት ስራ ታደርጋለህ? ብዙ አይነት የአትክልት ስራ አለ ጥያቄው አሪፍ ነው ለምሳሌ አሁን አትክልቶችን ተንከባክቦ ተክሎ አሳድጎ መሸጥ እና ደግሞ ከሰው ላይ ተረክቦ በቅናሽ ዋጋ ለደንበኞች ትንሽ ጨመር አድርጎ ትርፍ ይዞ መሸጥ እና አትክልት ስራ ታደርጋለህ በሚሉ በጣም ጥሩ ሀሳብ ነው አዎ አደርጋለሁ

ስማርት ስማርት ፎን ትጠቀማለህ በጣም አሪፍ ጥያቄ ነው? አዎ እጠቀማለሁ። ስማርት ፎን ያው መጠቀም የጀመሩት ከአስር አመት የጀመሩን አሁን ሃያ ሁለት አመቴ ሁኗል። እና ስማርት ፎን በጣም ጠቃሚ ነገር ነው። የተለያየ ነገር ኮሚኒኬት ለማድረግ ይጠቅማል ከዚህ የውጭ ሀገር እና የተለያዩ ስራዎችን በስማርት ፎን መስራት እንችላለን። እና ስማርት ፎን በደንብ ነው ምጠቀመው

ብዙ ሰነዶች ታዘጋጃለህ? የሚለው ጥያቄ አሪፍ ነው ያው ያው ቢሮ ውስጥ የተለያዩ ስራ ስሰራ ብዙ ሰነዶችን ማዘጋጀት ግድ ነው ምክንያቱም አንድ ነገር እንደተፈጸመ የሚያሳይ የወረቀት ማስረጃ ከሌለህ ለስራም ሆነ ላንተ በጣም ትልቅ አደጋ ነው። ስለዚህ ብዙ ሰዓት አዘጋጃለሁ በግል ህይወቴም ሆነ በስራ ህይወቴ ብዙ ሰነዶችን አዘና አዘጋጃለሁ

በምን ሰዓት ትተኛለህ? በጣም አሪፍ አና ግሩም አስደማሚ ጥያቄ ነው። ያው እኔ የምተኛበት ሰዓት ብዙ ጊዜ ማታ ከአራት ሰዓት ከሶስት ሰዓት እስከ አራት ሰዓት ባለው ሰዓት ውስጥ እኛለው። ቀን ቀን ደግሞ አልፎ አልፎ ቅዳሜና እሁድ ስራ እረፍት ሲሆን ከስድስት ሰዓት ዘጠኝ ሰዓት የምተኛት እቅድ እና አላማም ፍላጎትም አለኝ

በባህላችሁ ሰርግ እንዴት ይከናወናል? በጣም አሪፍና ግሩም ጥያቄ ነው በባህላችን ያው ወንዱ ሽምግልና ወዴት ይልካል የሴቷ ቤተሰብ ጋር ሽምግልና ከላከ በኋላ የሴቷ ቤተሰብ ወንዱ ምን ምን አለው ልጄን እንዴት ያስተያድራታል ማን በሚል ጥያቄ ይጠይቁታል ከዛ በኋላ የወንዶች የወንዱ ባላቤቶች የወንዱ ቤተሰቦች ብር አለው መኪና አለው ቤት አለው ያስተዳድራታል ብሎ አስማምቶ ትዳሩ ይከናወናል ማለት ነው

ኮምፒውተር መጠቀም ትችላለህ? በጣም ግሩም ጥያቄ አዎ እችላለሁ ብዙ ነገሮችን በኮምፒውተር አሳልጬ ስለምጠቀም የተለያዩ ኢንጆይ ማድረግ መዝናናት የምፈልጋቸውን ለምሳሌ ጌሞች ፐብጂ ፍሪፈየር ኮል ኦፍ ዲዊት ምናምን እና የተለያዩ ኦንላይን ስራዎችን በኮምፒውተር ስለምሰራ ኮምፒውተር መጠቀም በጣም ጎበዝ ነኝ እችላለሁም ትምህርቱን ስለወሰድኩ ጎበዝ ፐርፌክት ነኝ

ጭንቀት ሲሰማህ ምን ታደርጋለህ? ብዙ ጊዜ እኔ ጭንቀት በሚሰማኝ ሰዓት ወደ ሃይማኖት ቦታ ወደ ቤተክርስቲያን ይዤ በመሄድ እዛ ትንሽ ራሴን ለማረጋገጥ እሞክራለሁ እና እዛም በምሄድበት ሰዓት ፈጣሪ የመረጋጋት መንፈስ ይልክልኝና እረጋጋለሁ እና ጭንቀት በሚሰማው ሰዓት ወደ ሃይማኖት ቦታ ነው የምሄደው

ከአለቃ ጋር ግንኙነት እንዴት ነው? በጣም አሪፍ ጥያቄ ነው ከአለቃዬ ጋር አሪፍ ምን የሚባል ግንኙነት አለን እሱም የሚያዝዘኝን ስራ እየሰራሁ ስለማስደስተው እሱም ደግሞ ለኔ አሪፍ ደሞዝ እያስገባ ስለሚደስተኝ በጣም ብዙ ገንዘብ ስለሚከፍለኝ እሱም እኔም በጣም አሪፍ ግንኙነት ውስጥ ነን እና አለቃዬ ጋ በጣም ትልቅ አሪፍ ግንኙነት አለን

ከስራ ባልደረቦችህ ጋር ጥሩ ግንኙነት አለ? በጣም ሀሪፍ ጥያቄ ነው አዎ ጥሩ ግንኙነት አለን። ከአንዳንድ ከአንዳንድ ስራ ባልደረባዎች ውጭ አብዛኞቹ ጋር ጥሩ ግንኙነት አለን። እና በጣም የምንቀራረብ ሰዎች ነን። እና ሀሪፍ ግንኙነት አለን ለምሳሌ የኔን ስራ አሱ ሲያግዘኝ የሱን ስራ አኔ ሳግዘው በመሃላችን ጥሩ ግንኙነት አለ እና በጣም ሀሪፍ ግንኙነት አለን ከስራ ባልደረቦቼ ጋር።

የምትወደው መጽሐፍ ምንድነው? ብዙ አይነት መጽሐፎች አሉ ያው ከልብ ወለድ ስናናሳው እመጓ በጣም ውስጥ የሚነካ መጽሐፍ በጣም አስተማሪ የሆነ መጽሐፍ ስለሆነ ከውስጤ ከልቤ ነው የምወደው እና ሙሉን ጨርሽው አሁን ፓርት ቱ ቀጣይ ክፍል ሁለት ይወጣል ተብዬ እየጠበቅኩ ነው እና የምወደው መጽሐፍ እመጓ ነው

ሽማግሌዎች እንዴት? ታከብራለህ በጣም ትልቅ አሪፍ ጥያቄ ነው። ሽማግሌዎች የምታከብራቸው ያው ካንተ ስለሚበልጡ በእድሜ ካንተ የተሻለ እውቀት አላቸው። በባህላችንም በወጋችንም መሰረት ሽማግሌዎችን ማክበር የትልቅ ሰው የክብር ምልክት ስለሆነ ሽማግሌዎችን ከመቀመጫችን ተነስተን እጅ አሳጥበን ጎምበስ በለን ጉልበስ ስመን እናከብራለን

በድን ቋንቋ ታምናለህ? እኔ በበድን ቋንቋ አላምንም። ብዙ ጊዜ አይነት ቋንቋ የማምን ሰው አይደለሁም። እኔ የራሴ አመለካከት በድን ቋንቋ የሚበል ቋንቋው ከባድና የሚያሆን ቋንቋ ነው። እኔ በበድን ቋንቋ የማምን ሰው አይደለሁም። እና እኔ አላምንም

በቤት ውስጥ ወይስ በውጭ መሆን ትመርጣለህ የሚል ጥያቄ አሪፍ ጥያቄ ነው? ያው እኔ በቤት ውስጥ መሆን ያስደስተኛል። በቤት ውስጥ ብዙ አይነት ስራ እንሰራለን ያው ቤተሰብ አግዛለሁ። የራሴን የምለው ስራ አለኝ። ኦንላይን ቢዝነስ እሰራለሁ ኦንላይን ስራ እሰራለሁ እና ቤተሰብ እያገዝኩኝ። እቤቴ ኢንተርኔት እየተጠቀምኩ መዋል በቤት መዋል ያስደስተኛል እኔ በቤት ውስጥ ነው የምውለው። ምርጫየም እሱ ነው

ዜና በመስመር ላይ እኔ ብዙ ጊዜ ዜና የማነብ ሰው አይደለሁም። ግን ዜና በመስመር ላይ አንዳንዴ አልፎ አልፎ ቲቪ ሲከፈት አነባለሁ። ጋዜጣ ላይ ምናምን አንዳንዴ አነባለሁ እንጂ ብዙ ጊዜ እኔ ዜና በመስመር ላይ አላነበም። እና እኔ ማህበራዊ ግልጽ ስምጠቅም ብዙ አይኖብ በቪዲዮ ነው የምመለከተው

ምን አይነት ልብስ ትወዳለህ? በጣም ሀሪፍ እና ግሩም ጥያቄ ነው። እኔ የምወደው ልብስ። ኮፍያ ያለው ጥቁር ልብስ ብዙ ጊዜ ጥቁር ልብስ መልበስ እወዳለሁ በጣም ነው የምወደው። ያው ጥቁር ልብስ። ዳር በቃ ሀሪፍ ነው ለኔ ውስጤ የሚመች ጥቁር ልብስ ነው። ኮፍያ ያለው እና ቱታ ብዙ ጊዜ ቱታ ነው የምወደው። እና ጠቆር ልብስ ሙሉ ቱታ እወዳለሁ

ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ አሪፍ ጥያቄ ነው? ብዙ ጊዜ የመርሳት ችግር ስለሚያጋጥመኝ። አዎ ወደ ሱቅ ከመሄዴበፊት። መግዛት የምፈልጋቸውን ነገሮች እና የሚያስፈልጉኝን ነገሮች በወርቀት ላይ ጽፌ አስፍሬ ነው የሚሄደው። ከዛ በኋላ እዛ ሱቅ በምደርስበት ሰዓት። ያንን እያየሁ እያንዳንዱን ገዝቼ እመለሳለሁ። እና ወደ ሱቅ የሚሄድበት ሰዓት ዝርዝር እጽፋለሁ

የምሳ አረፍቶ ምን ያህል ጊዜ ነው አሪፍ ጥያቄ ነው? ያው ከስራ እንደጨረስን ስድስት ሰዓት። ጨርሰን ስራ እስከ ስምንት ሰዓት ድረስ ነው የምሳ እረፍት ጊዜ በዛ ሰዓትም ብዙ። ሰዓት ስለሌለኝ ቶሎ ወደ ቤቴ በመሄድ ምሴን በልቼ እመልሳለሁ። እና የምሳ የእረፍቶ ሰዓት ምን ያህል ነው? የሚለው ከስድስት ሰዓት ተኩል እስከ ስምንት ሰዓት ድረስ ነው

የምትወደው ከተማ የት ነው? እኔ የምወደው ከተማ መጀመሪያ ጠይቀው አሪፍ ነው። ሲቀጥል የምወደው ከተማ አዲስ አበባ እና ባህርዳር ናቸው። ሁለቱ በጣም ንጹህ እና አሃ ሀሪፍ ሰፊ የሚባሉ ሀገሮች ናቸው። በተለይ ባህርዳር ለአየር የአየር ንብረቱም ሳቢ ነው። ለሰው ልጅ ለመኖር በጣም ተስማሚ የሆነች ጽድት ያለች ሀገር ስለሆነች ባህርዳር ነው የምወደው እኔም ከተማው

የትኛውን የቀኑን ሰዓት ትወዳለህ አሪፍ ጥያቄ ነው? እኔ የምወደው የቀኑ ሰዓት ከ ስድስት ሰዓት እስከ አስር ሰዓት ያለው ሰዓት በጣም ነው የምወደው። ምክንያቱም ብዙ የእረፍት ሰዓት የሚኖረኝ ሰዓት የዛን ጊዜ ነው። እና ከቀኑ ከስድስት ሰዓት እስከ አስር ሰዓት ያለውን ሰዓት በጣም እምወደው።

ስንት ትራስ ትጠቀማለህ? ያው እኔ ስተኛ ብዙ ጊዜ የምጠቀመው ሁለት ትራሱ አንዱን በጎን አንዱን ሰያፍ አድርጌ የምጠቀመው እና እኔ የምጠቀመው ትራስ ሁለት ነው ከሁለት በላይ ያን ያሀል አልጠቀመም። እና ለምቾቱም አሪፍ ነው። ለአንገቴም ለሰውነቴም ለእንቅልፍም በጣም አሪፍ ስለሆነ እኔ የምጠቀመው ትራስ ሁለት ነው

ማዕድን ትጠቀማለህ? ሀሪፍና ውሰት ጥያቄ ነው። ከበድ ያለ ጥያቄ ማዕድን ብዙ አይነት ማዕድን አለ። የማዕድን ከመሬት ውስጥ ወጥቶ የእጅ ጌጥ፣ ያንገጥጌጥ ጌጥ ብዙ አይነት ጌጥ ምናምን ይሆናልና እኔ ብዙ ጊዜ ማዕድን አልጠቀምም። መጠቀምም አልወድም። እኔ ማዕድን አልጠቀመም።

ስሜትህን በፊትህ ላይ ታሳያለህ። በጣም አሪፍ ጥያቄ ስፈልገው ቀስ ስጠብቅ የነበረው ጥያቄ ነው። ብዙ ጊዜ እኔ እንደዚህ አይነት ሰው አይደለሁም። ምንም አይነት የክፋት የመሆኔ ደስታ ስሜት። ፊቴ ላይ ማንኛውም ሰው ፊቴን አይቶ ሊረዳኝ አይችልም። እና እኔ በፊቴ ላይ ምንም አይነት የስሜት ፊት አላሳይም። እና የደስታ ሆን ያሀዘን ስሜቴ ላይ ፊቴ ላይ አይታይም እኔ

ከደንበኞች ጋር ትሰራለህ አሪፍ ጥያቄ ነው? አዎ ብዙ ጊዜ ከደንበኞች ጋር እሰራለሁ ምክንያቱም እኔ የማላውቀውን ነገር እነሱ ስለሚያውቁ ከእነሱ አንዳንድ እውቀቶችን እወስዳለሁ እና ከደንበኞች ጋር ስሰራ በደንበኞችም ከሌላ ደንበኞች ስለምናገኝ እኔ ከደንበኞቼ ጋር በጣም በቅርበት የምሰራ አይነት ሰው ነኝ። እና ከደንበኞቼ ጋር እሰራለሁ።

የጎረቤቶችህን ድምጽ ትሰማለህ? ብዙ ጊዜ እሰማለሁ። በሚጣሉበት ሰዓት በጣም ያላግባብ ስለሚጮሁ ከእነሱ አልፎ እኛ ቤት ድረስ ይሰማል እና ይረብሹናል። እና ማታ ማታ የግብረ ስጋ ግንኙነት በሚያረጉበት ሳዓት ትጮሃለች ሴቷ። እና አይነት ብዙ ድምጽ ይሰማል እና የጎረቤቶችን ድምጽ በጣም በትልቁ እሰማለሁ

በጀት ታስተዳድራለህ አሪፍ ጥያቄ ነው? አዎ አስተዳድራለሁ ብዙ ጊዜ በጀቴን በቀመር ነው ቀምሬ የመሳተዳድረው። ለምሳሌ ጤፍ አስር ሺህ ብር ከገዛው ነጭ ዱቄት አስራ አምስት ሺህ ብር መግዛት አለብኝ። አስባለሁ ዘይት አምስት ሺህ ብር ከገዛው መኮረኒ የሃያ ሺ መግዛት እችላለሁ። ብዬ አስባለሁ እና በጀት አስተዳድራለሁ

የፀሀይ መውጣትን ታያለህ አሪፍ ጥያቄ ነው። ብዙ ጊዜ በጧት ስለምነሳ የፀሀይ መውጣትን አያለሁ። እና በምወጣበት በምወጣበት ሰዓት እኔ ላይ ብርሃኗን ስታሳርፍ የሰውነቴ ተኮማትሮ የነበረው ሰውነቴ ሲል ላቀቅ ዘና ሲል ይሰማኛል። እና የፀሀይ መውጣትን በጉጉት ነው ጠብቄ የማየው

ኮከቦች መመልከት ትወዳለህ? እንዴት ደስ እንደሚለኝ ኮከቦች በምመለከትበት ሰዓት ውስጤ የተረጋጋ መንፈስ ይሰማኛል እና ለሞ የኮኮቦች ውበት ውስጤን በቃ እንደ አዲስ ያድሰዋል። እና ኮኮቦች ደግሞ ሁል ሁል ጊዜ የሆነ ትርጓሜ አላቸው እና ኮከቦች ማየት በጣም ነው የምወደው ለኔም ለውስጤም የተነጋጋ መንፈስ ይሰጡኛል እና ኮከቦች ማየት እወዳለሁ።

የስራ እድገት እየፈለግህ ነው? አዎ የስራ እድገት በጣም ነው የምፈልገው እና አለቄ ጋር የስራ እድገት እንዲሰጠኝ እየጠየቁት ነው እሱም ከአንድ ከሁለት ወር በኋላ የስራ እድገት እሰጣለሁ ብሎኛል እና የስራ እድገት በጣም አስፈላጊ ነው አሁን ባለሁበት ኑሮ የስራ እድገት በጣም ለኔም የሆነ ለህይወቴ በጣም ወሳኝ ስለሆነ የስራ እድገት እፈልጋለሁ።

ታሪክ መንገር ትወዳለህ? አዎ ታሪክ መንገር በጣም ነው የምወደው ያስደስተኛል። ያው ብዙ ታሪክም ባላውቅ የማውቀውን ታሪክ ለማያውቁ ሰዎች መናገር ደስ ይለኛል። የተለያየ ውስጥ ስሜት እርካታ አገኛለሁ እና ታሪክ በምናገርበት ሰዓት የውስጥ ማንነቴ ይታደሳል እና ታሪክ መናገር እወዳለሁ።

ምን አይነት ሳሙና ትጠቀማለህ? ይሄ በጣም ሀሪፍና ግልጽ ጥያቄ ነው እኔ ብዙ ጊዜ የፊት አላርጂክ አለብኝ የምጠቀመው ሳሙና ላክስ እና ዱራ የሚባል የፊት ሳሙና ነው የምጠቀመው። እና ለሰውነት ምሳሌ ለቋዳ ምሳሌ ስለሆኑ እና እሱን ነው ብዙ ጊዜ የምጠቀመው እና ያኔ ሳሙና ምርጫ ላክስና ዱራ ናቸው።

ማብሰል ትችላለህ የሚለው ጥያቄ በጣም ሀሪፍ ነው? ማብሰል እችላለሁ የተለያዩ ምግቦችን ማብሰል እችላለው። ለምሳሌ እንቁላል ፓስታ፣ መኮረኒ፣ ሩዝ ብዙ እንደዚህ አይነት መግባቦችን ማብሰል እችላለሁ። ማብሰልም የተላ የቻልኩት እናቴ አስተምራኝ ነው። እና ብዙ አይነት መግቦችን እኔ ማብሰል እችላለሁ

ገንዘብ ትቆጥባለህ በጣም አሪፍ ጥያቄ ነው? እኔ ገንዘብ አጥፊ የሚባል ሰው አይደለሁም። ያው ገንዘቤን በአግባቡና በስርዓት የምትጠቀም ሰው ነኝ። እና ገንዘብ ትቆጥባለህ የሚለው ጥያቄ ለኔ አዎ እቆጥባለሁ ነው። መልሴ። ያው ገንዘቤን መቆጠብ ወደፊት ትልቅ ነገር እንደማገኝ ሰለሚሰማኝ ገንዘቤን እቆጥባለሁ አዎ

ማንቂያ ሰዓት ትጠቀማለህ? አሪፍ ጥያቄ ነው፤ እኔ ብዙ ጊዜ ጠጥት ያለ ማንቂያ ሰዓት ነው የምነሳው። ምክንያቱም ብዙ ጊዜ የለመድኩ ነገር ስለሆነ ማንቂያ ሰዓት አያስፈልገኝም። ያው አልፎ አልፎ ከስንት አንዴ ብቻ አንዳንዴ በማንቂያ ሰዓት ልነሳ እችላለሁ። ማንቂያ ሰዓት ይሄን ያህል የሚጠቅም ሰው የለውም እና ማንቂያ ሰዓት አልጠቀምም።

የትኛውን የቀኑን ሰዓት ትወዳለህ የሚለው ጥያቄ በጣም አሪፍና ደስ የሚል ጥያቄ ነው? ያው እኔ በኔ በኩል የምወደው የ የትኛው የቀኑ ሰዓት ከስድስት ሰዓት እስከ አስራ ሁለት ሰዓት ያለው ሰዓት ብዙ ጊዜ በጣም እወደዋለሁ ምክንያቱም በዛ ሰዓት ውስጥ ብዙ እረፍት ያለኝ እኔ እና እምወደው ሰዓት ከቀኑ ከስድስት ሰዓት እስከ አስራ ሁለት ሰዓት ያለውን ሰዓት ነው። የምወደው

ከደንበኞችህ ጋር ትገናኛለህ? አሪፍ ጥያቄ ነው ብዙ ጊዜ ከደንበኞቸ ጋር በስራ ምክንያት እና በተለያዩ ለመዝናናት ነገሮች እንገናኛለን። አብዛኛው ጊዜ ግን ከደበኞቼ ጋር የምገናኝበት ነገር ስራ ነው እና ከደበኞቼ ጋር በጣም እንገናኛለን እና ደንበኞቼን አገኛቸዋለሁ እነሱም ያገኙኛል በስራ ምክንያት የምንገናኘው እና ከደንበኞቼ ጋር እገናኛለሁ።

የትኛውም በዓል ትወዳለህ? በጣም ደስ የሚል ጥያቄ ነው አሁን የጠየከኝ እኔን ያው የኦርቶዶክስ እምነት ተከታይ እንደመሆኔ መጠን የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል ማክበር በጣም እወዳለሁ እሱም ገና ይባላል በኢትዮጵያ። ቀን አቆጣጠር ታህሳስ ሃያ ዘጠኝ የሚከናወን የበአል አይነት ነው። እና የምወደው በዓል ገና ይባላል የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ቀን ማለት ነው። እና የምወደው በዓል ገና ነው

ማዕድን ትጠቀማለህ በጣም አሪፍ ጥያቄ ነው። እኔ ብዙ ጊዜ ማዕድን አልጠቀምም። በደረጃ ማዕድን ሲባሉ ብዙዎች ማዕድኖች አሉ። ለምሳሌ፦ ማዕድን ከመድስ ተቆፍሮ የሚወጣው ወርቅ- ወርቅ፣ ዳይመንድ፣ ብር ብዙ አይነት ማዕድኖች አሉ። እነሱን ተሰርተው እጅ ላይ፣ አንገት ላይ፣ ጌጥ ይሆናሉ። እና እኔ ብዙ ጊዜ ማዕድን አል

የትንኝ መረብ ትጠቀማለህ? አሪፍ ጥያቄ ነው ይሄ በባለሙያም በህክምና ባለሙያም ዘንድ የሚመከር ነገር ነው የትንኝ መረብ መጠቀም ለብዙ ነገር ጠቀሜታ አለው አሁን ለምሳሌ ትንኝ መረብ መጠቀም ትንኝ ካንተ ላይ አያርፍም ከሌላ ሰው ደም የመጣችውን ወደ አንተ ደም ለማለቅ አትችልም ስለዚህ እንደዛ ካረገችህ ደግሞ በሽታ እንዲይዝህ ልታጋልጥ ትችላለች እና እኔ የትንኝ መረብ እጠቀማለሁ ከተለያዩ በሽታዎችም ተርፌያለሁ

ብዙ ጊዜ በቡድን መስራት ትወዳለህ አሪፍ ጥያቄ ነው። በቡድን መስራት እወዳለሁ፤ ምክንያቱም እንደዚያ ያልኩበት ምክንያት በቡድን መስራት ጥቅሙ አንደኛ ጊዜን ይቆጥባል፤ ሁለተኛ ደግሞ አንዱ ያላወቀውን አንዱ ስለሚያውቅ፤ ቀለል አርገን ለመስራት ይጠቅመናል፤ እና በቡድን መስራት እ ለእኛም ሆነ ለቡድኑ በጣም አስፈላጊና ጠቃሚ ነገር ነው፤ እና በቡድን መስራት እወዳለሁ።

የምትወደው ሽታ ምንድነው? በጣም ሀሪፍ ጥያቄ ነው። እኔ የምወደው ሽታ የአበባዎች ሽታ በጣም እወዳለሁ እነሱ በጣም ጥሩና ሀሪፍ ሽታ ስላላቸው። የውስጥ ስሜትን የመሳብ አቅም አላቸው። እና እኔ በጣም የምወደው ሽታ የአበባዎች ሽታ ነው። የጽጌረዳ አበባዎች ሽታ በጣም እወዳለሁ

"በአንድ ጊዜ ብዙ ስራዎችን ማስተናገድ ትችላለህ?" ያው አሪፍ ጥያቄ ነው፤ ነገር ግን እኔ በአንድ ጊዜ ብዙ ስራዎችን ማስተናገድ አልችልም። ያው ምክንያቱም ትኩረት አይኖረኝም እኔ፣ አንዱን ከጨረስኩ በኋላ፣ ወደ አንዱ ነው ስሄድ ትኩረት የሚኖረኝ እንጂ፣ በአንዴ ብዙ ስራዎችን ማስተናገድ አልችልም። ተራ በተራ ነው ስራዎችን ማስተናገድ የምችለው። ትኩረትም እንዲኖረኝ በአንዴ ስራዎችን ማስተናገድ አልችልም።

ነገሮችን በስነ ስርዓት ማስቀመጥ ሰው ነኝ። ያው ብዙ ነገር ሰነዶችን ልብሶቼን ጫማዎቼን ካልሲዎቼን አጥቤ አጥፌ የማስቀምጥ ሰው ነኝ። እና በጣም ጠንቃቃ ሰው ነኝ በዚህ ጉዳይ ላይ። በቤተሰቤ አባቴም እንደዚህ ነበር እና ከአባቴ የተማርኩት ይሄን ነገር። እና ነገሮችን በስነ ስርዓት የማስቀምጥ ሰው ነኝ

ስጦታ መስጠት ትወዳለህ? በጣም አሪፍ እና ግልጽ የሆነ ጥያቄ ነው እኔ ስጦታ መስጠት እወዳለሁ ያው ደስ የሚል ነገር አለው። አንድ ስጦታ ለአንድ ሰው በምሰጥበት ሰዓት ያ ሰውዬ ያን ስጦታ በሚያይ ጊዜ አንተን ያስታውሳል። አምስት አመት ቆየ አስር አመት እና እኔ ምን ለማለት ፈልጌ ነው ባጠቃለይ ስጦታ መስጠት በጣም ነው የምወደው።

ምን ያህል ጊዜ መጽሐፍ ታነባለህ? በጣም አሪፍ ጥያቄ ነው እኔ ብዙ ጊዜ መጽሐፍ ማነበው በእረፍት ሰዓቴ ነው ቅዳሜና እሁድ ከሶስት ሰዓት ከጠዋት ሶስት ሰዓት እስከ ስድስት ሰዓት ድረስ ሰዓቴ ስለሆነ መጽሐፍ የማነበበት ሰዓት በዛ ሰዓት ነው እና ቅዳሜና እሁድ ከሶስት ሰዓት እስከ ስድስት ሰዓት ባለ ሰዓት ውስጥ መጽሐፍ አነባለሁ

በመታጠቢያ ቤት ውስጥ ትዘምራለህ በጣም አሪፍ እና ደስ የሚጠይቅ ነው። እኔ ብዙ ጊዜ በመታጠቢያ ቤት ውስጥ ጋሌን በምታጠቢበት ሰዓት እዘፍናለሁ። ለምሳሌ እንኳን በጉራ ደረተ ተፍቶ እና ሌላ ብዙ የመሳሰሉ ዘፈኖች አሉ። እነሱን እየዘፈንኩ ነው ሻወር የምወስደው እና በመታጠቢያ ቤት መዘመር እወዳለሁ። እናም እዘምራለሁ

የቀን መቁጠሪያ ትጠቀማለህ? አሪፍ ጥያቄ ነው የቀን መቁጠሪያ እጠቀማለሁ። ያው ብዙ ጊዜ ቀኖች ስለሚጠፉብኝ የቀን መቁጠሪያ እያየሁ ነው የምጠቀመው። ያው ወርሃዊ ገንዘብ ደሞዜም እንደደረሰ የማውቀው የቀድሞ ቁጠሪያ ተመልከቼ ነው። እና የቀን መቁጠሪያ አጠቀማለሁ።

ከስራ ሰዓት በኋላ ትሰራለህ? አዎ ብዙ ስራ ብዙ ነገሮች እሰራለሁ። ያው ከስራ ከወጣሁ በኋላ የተለያዩ ነገሮችን ሰራለሁ። እዛው በትርፍ ሰዓቴም እዛው ስሬን የነገ ስራዬን ልሰራ ችላለሁ። ነገ ግን እቤት በመምጣት የተለያዩ የቤት የቤት ነገሮች እራት ምናምን ብዙ አይነት ስራዎችን ልሰራ ችላለው አሉ። ቤት ማዘጋጀት ምናምን እሰራለሁ

በ በብዙ ህዝብ መካከል መሆን ይመችሃል? እኔ በብዙ ህዝብ መካከል መሆን አይመቸኝም። ምክንያቱም ብዙ አይነት ነገር ሊከሰት ይችላል። ያው ለሌባም ልትጋለጥ ትችላለህ ለተለያዩ ሽታዎች ለአቧራ ለተለያዩ ሽታዎች ለመጋለጥ ስላለ። እኔ ህዝበ ተሰበሰበበት ቦታም መሆን አልፈለገምም። አልችልም

ልብስ በእጅህ ታጥባለህ አሪፍ ጥያቄ ነው። ግን ብዙ ጊዜ ልብስ በእጄ አላጥብም እቤቴ የልብስ ማጠቢያ ማሽን ስላለኝ በልብስ ማጠቢያ ማሽን ነው ብዙ ጊዜ የ ልብሴን የማጥበው በእጄም አልፎ አልፎ አጥባለሁ። መብራት በማይኖርበት ሰዓት የልብስ ማጠቢያ ማሸኑ ስለማይሰራ በእጄ አጥባለሁ ነገር ግን ብዙ ጊዜ በእጄ አላጥብም እና ልብስ በእጅ አላጥብም።

የተበላሸ ነገር ማስተካከል ትችላለህ? አዎ ብዙ ነገር የተበላሸ ነገሮችን ማስተካከል እችላለው። ለምሳሌ በቤቴ አሁን ፍሪጁ ተበላሽቶ በራሴ ባለሙያ ሳልጠራ በራሴ ነው በምችለው በአቅሜ ያስተካከልኩት። እና ብዙ ነገሮች ኮምፒውተር ተበላሽቶ በራሴን ያስተካከልኩት። እና ብዙ ነገሮችን በራሴ ማስተካከል እችላለሁ

የድምጽ መልእክት ትልካለህ? አሪፍ ጥያቄ ነው ያው እኔ ብዙ ጊዜ ድምጽ መልእክት አልክም። የጽሁፍ መልእክት ነው የምልከው ነገር ግን ከ አልፎ አልፎ የድምጽ እልካለሁ። በጽሁፍ ብዙ ሲሆንብኝ እምልከው መልእክት በድምጽ ሪከርድ አድርጌ እልካለሁ እና ብዙ ጊዜ አልክም የድምጽ መልእክት አለምትም አልክም።

አቧራ ችግር ይፈጥርብሃል በጣም አሪፍ ጥያቄ ነው? አዎ በተለያዩ የመተንፈሻ አካሎቼ ላይ ትልቅና ከባድ ችግር ይፈጥርብኛል። እና አቧራ ከባድ ህመም ላይ ሊያስከትልብኝ የችላል እኔም አቧራን አልወደም። አቧራ በሚቦንበት አካባቢ ብዙ ጊዜ አልገኝም። እና አቧራ በእኔ ላይ ትልቅ ችግር የመፍጠር አቅም አለው በመተንፈሻ አካሎቼ ላይ

በአደባባይ መናገር ትችላለህ አሪፍ ጥያቄ ነው? እኔ ግን ያው በአደባባይ መናገር አልችልምም አልወደምም ከልጅነቴ ጀምሮ በአደባባይ መናገር የሚያሳፍረኝ ነገር ነው አልወድም። እና ብዙ ነገሮችን በግል የሚደረጉ ነገሮች ላይ ነኝ ጎትም መሆኑ። በአዳዋይ ምንም አይነት ነገር መናገር አልችልም

በመስመር ላይ ቪዲዮ ትመለከታለህ? በጣም አሪፍ ጥያቄ ነው በመስመር ላይ ቪዲዮ እመለከታለሁ ብዙ ጊዜ በመስመር ላይ እመለከታለሁ። እና በመስመር ላይ በምመለከትበትም ሰዓት ደስ የሚል ስሜት አለኝ በመስመር ላይ ቪዲዮ መመልከት አሪፍ ነው። ቪዲዮውን ያለምንም መቋረጥ እና ያለ ግሽበት ያመጣልናል እና በመስመር ላይ ቪዲዮ እመለከታለሁ።

ሌሎችን ማስተማር ትችላለህ አሪፍ ጥያቄ ነው? ሌሎችን ማስተማር ያው እኔ የማውቀው እውቀት ሌሎችን የማያውቁት ከሆነ ማስተማር እችላለሁ። ያው ሳልሰለች ሳልደክም ማስተማር የምችል ሰው የምችል ሰው አይነት ነኝ። እና ሌሎችን በደንብ አድርጌ የማስተማር አቅሙ አለኝ ብዬ አስባለሁ እና ሌሎችን ማስተማር እችላለሁ

ስንት ብርድ ልብስ ትጠቀማለህ? አሪፍ ጥያቄ ነው። አሁን ያለንበት የአየር ሁኔታ በጣም ቀዝቃዛ ስለሆነ ሁለት ብርድ ልብስ ነው የምጠቀመው። በአንድ ብርድ ልብስ ይሄን ያለንበት ያአየር ሁኔታ ቅዝቃዜዉን ስላልቻልኩት እኔ አሁን ላይ የምጠቀመው አንድ ሳይሆን ሁለት ብርድ ልብስ ነው የምጠቀመው።

ግጭቶችን ማስተካከል ትችላለህ ለሚለው ጥያቄ? አሪፍና ፈጣንና እና አጠር ያለች መልስ እሰጥሃለሁ። በመጀመሪያ ደጃ ግጭቶችን ማስተካከል እችላለሁ። እኔ ብዙ ግጭቶች በቤተሰብ መሃል በጓደኛ መሃል ሲፈጠሩ። በዛ መሃል ገብቼ ሰዎችን በማስማማት ግጭቶችን የማስተካከል አቅም አለኝ። እና እኔ ግጭቶችን ማስተካከል እችላለሁ

የምትወደው ከተማ የት ነው? እኔ ይሄ ጥያቄ በጣም አሪፍ ጥያቄ ነው እና ለዚህ ለጥያቄ አሪፍ መልስ እሰጥሃለሁ። እኔ የምወደው ከተማ ባህርዳር ነው። ባህርዳር በጣም ደስ የምትል ከተማ ናት። ያየር ንብረቱም በጣም ተስማሚ ነው እና ለሰው ልጅ ለመኖር ምጩ የሆነች ሀገር የምወዳትም ከተማ ባህር ዳርን ነው

ስትታመም ከስራ ትቆያለህ ሀሪፍ ጥያቄ ነው? አዎ ከስራ እቆያለሁ አንድ አንዳንዴም የምቀርበት ሰዓት አለ እንደ ህመሙ ወሰድ ህመሙ በጣም ከተናብኝ ከስራ ሁሉ ልቀር እችላለሁ። እና ስትታመም ከስራ ትቆያለህ የሚለው ጥያቄ? አዎ እቆያለሁ

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? በጣም አሪፍና ውስብስብ ጥያቄ ነው ይሄን ጥያቄ በአጭሩ ላንተ አብራራ አብራራልሃለሁ። ብዙ ጊዜ የቴክኖሎጂ ችግር ሲያጋጥመኝ ራሴው ለመስራት እሞክራለሁ። ራሴው መስራት የማልችል ከሆነ ደግሞ የኤሌክትሪክ ባለሙያ ጠርቼ ለማስራት እሞክራለሁ